ፎቶዎቼን ብዙ ጊዜ ጋላሪ ውስጥ ነው የማስቀምጠው። እኔ ብዙ ጊዜ ፎቶ መነሳት በጣም ነው የምወደው። ስለዚህ የእነዚያ ፎቶዎቼ ደግሞ የሚቀመጡት ጋለሪ ውስጥ ነው። ነገር ግን በጣም አስፈላጊ የሆነ ፎቶ ሲኖረኝ። የተከለያዩ መተግበሪያዎችን በማውረድ እነዚያ መተግበሪያዎች ውስጥ በፓስዋርድ በማድረግ አስቀምጣቸኋለሁ

እኔ የምወዳቸው ሬስቶራንቶች ብዙ ናቸው። ከነዛም ውስጥ ሳኒ ሰይድ ሆቴል ኮምቦርቻ አባይ ሆቴል ደሴ ዳሽን ሆቴል አዲስ አበባ እነዚህን ሁሉ ሆቴሎች በጣም ይመቹኛል። ነገር ግን በጣም የሚመቸኝ ሆቴል ደግሞ በርከት ያሉ ስጋዎች ወይም ደግሞ ጥሬ ስጋ ያለበት ቦታ ነው የሚመቸኝ

ወደ ስራ ቦታ ስገባ ሱፍ ለብሶ መስራት በጣም ደስ ይለኛል። ነገር ግን የምሰራበት መስሪያ ቤት ጋውን እንድንለብስ ስለሚያዝ ጋውን ብዙ ጊዜ እጠቀማለሁ። እኔ ግን ብዙ ጊዜ የሚመቸኝ ወደ ስራ ቦታ ስገባ ሱፍ ለብሶ መስራት በጣም ደስ ይለኛል። እናም ጠዋት ተነስቼ ሽቶ እለዬ ላይ በመርጨት ሱፍ ለብሼ ወደ ስራ ቦታ እሄዳለሁ

የስልክ ካሜራ አዎ እጠቀማለሁ ሲጀመር እኔ ከስልክ ካሜራ ውጪ ሌላ ካሜራ የለኝም ስለዚህ እኔ የስልኬን ካሜራ ለተለያዩ ጉዳዮች እጠቀማለሁ። ራሴን ፎቶ ለማንሳት የተለያዩ ቦታዎችን ስጎበኝ እነዛን ፎቶ ለማንሳት እና በኤግዜንደር በም ላላክበት ሰዓት አሁንም ካሜራ ለማንሳት የስልኬን ካሜራ እጠቀማለሁ

ብዙ ሰነዶችን አላዘጋጅም፤ ምክንያቱም የኔ ስራ ማስተማር ብቻ ነው፤። ምናልባት ሰነዶችን ላዘጋጅ የምችለው የተማሪ ውጤቶችን መሙላት ከዛ ደግሞ የተማሪ ውጤቶችን ለተለያዩ አመራሮች ለማስተላለፍ። ትንሽ ሰነዶችን ብቻ ነው የማዘጋጀው። እንጂ እኔ ሰነዶች ጋር ብዙ አልገናኝም ምክንያቱም የኔ ስራ መምርነት ብቻ ነው